ምን ያህል መጽሐፍ ታነባለህ? ነው የሚለው ምን ያህል መጽሐፍ አነባለሁ እንግዲህ አሁን አሁን ትንሽ ቀንሻለሁ እንጂ በጣም ብዙ መጽሐፍ ነው የማነበው ምክንያቱም የቆየሁበት ነገር ራሱ መጽሐፎቼን እንዳነብ ያስገድደኛል ረጅም ጊዜዬን እንግዲህ በትምህርት ነው ያሳለፍኩት በትምህርት ነው ያሳለፍኩት ምክንያቱም ምንድነው ትምህርት በምማር ሰዓት ግድ መጽሐፍ ማንበብ እገደዳለሁኝ ምክንያቱም ምንድነው ትምህርት ነው ካላነበኩ ትምህርቱ የለም እንደማለት ነው ግዴታ ማንበብ አለብኝ አለበለዛ አይሆንም ማለት ነው ስለዚህ መጽሐፎችን በቀን ቢያንስ ሁለት ሶስቴ የትምህርት አይነቶችን አነባለሁኝ ለምሳሌ ባዮሎጂ ኬሚስትሪ ፊዚክስ ሂሳብ ምናምን የሚባሉትን እነዚህ ኖርማል የሬጉላር የትምህርት መጽሐፎችን አነባለሁ ማለት ነው ለምሳሌ የሃይማኖት መጽሐፎችንም እቀላቅላለሁኝ የ የሳይኮሎጂ መጽሐፎችን እቀላቀላለሁ አሁን ከሳይኮሎጂ መጽሐፎች ከሳይኮሎጂ መጽሐፎች ለምሳሌ አሁን የዳንኤል ክብረትን የ እንትናን የዳንኤል ክብረትን መጽሐፍ ብዙ ያነበብኩት አለኝ ከእነሱም ውስጥ ሀገሬን ላዋልዳት የሚል ብቻ ብዙ መጽሐፎች ናቸው ከእነዚህ ከልብ ወለዶች ደግሞ ፍቅር እስከ መቃብርን ብቻ ከ ከሃያ ከሰላሳ የሚበልጡ የሳይኮሎጂ መጽሐፍቶችን አንብቤያለሁ ከእነዚህ ከእነዚህም ውስጥ እንግዲህ እነዚህ አሁን የጠቀስኳቸውን ይመስላሉ አሁን ለምሳሌ ከልብ ወለድ መጽሐፍ ፍቅር እስከ መቃብር አሁን በጣም ተመስጬ ያነበብኩት የመጽሐፍ አይነት ነው በጣም የምወደው መጽሐፍ ነው ብዙ ነገር ያስተምራል እና በጣም ከሚገርመው ነገር ይሄ መጽሐፍ ልጅ ሆኜ ነው ያነበብኩት የዘጠኝ አመት ምናምን ሆኜ ማለት ነው በዘጠኝ አመቴ ነው ማንበብ የጀመርኩት ይሄንን መጽሐፍ